በእጅ መጽሐፍ ትወዳለህ? በእጅ መጽሐፍ በጣም ነው የምወደው ለምን ከተባለ ምክንያቱም ብዙዎቻችን በእጃችን ስንጽፍ የፊደሎችን ቅደም ተከተላቸውን አቀማመጣቸውን እንዲሁም ወደ ላይና ወደ ታች የሚሆኑትን የትኞቹ ላይ የትኞቹ ከታች እንደሆኑ ለማወቅ ስለሚጠቅመኝ በእጅ መጽሐፍ በጣም እወዳለሁ

ሌሎችም ማበረታታት ትችላለህ? አዎ በጣም እችላለሁ። ሰዎች ስራ ሲሰሩ ሰዎች ሲንቀሳቀሱ ሲራመዱ እንዲሁም መጥፎ ነገሮችን ሲሰሩ ከእነዛ መጥፎ ነገሮቻቸው እንዲቆጠቡ ሌሎችን አበረታታለሁ። ባላቸው ስራ የተሻለ ስራ ላይ እንዲሳተፉ እረዳቸዋለሁ፣ አግዛቸዋለሁ እና በማንኛውም ሰዓት በማንኛውም ቦታ ሰዎችን አበረታታለሁ በስራ ሊሆን ይችላል በትምህርታቸው ሊሆን ይችላል። በሌሎች የሙያ ዘርፎች ልሆን ይችላል። ሰዎችን ማበረታታት እችላለሁ።

ወደ ስራ በሰአቱ ትደርሳለህ? ስራ ቦታ በሰአት ብዙ ጊዜ እደርሳለሁ። ከምደርሰውም አላርም ቀጥሬ ነው። ስራ ቦታ መድረስ ካለብኝ ሰዓት አስቤ ስንት ሰዓት ተነስቼ ስንት ሰዓት መድረስ እንዳለብኝ እወስናለሁ። በአግባቡ ሰአቴን ተጠቅሜ ስራ በሰአት እደርሳለሁ ማለት ነው። ስለዚህ ከእለታት አንድ ቀን ሊረፍድብኝ ይችላል ግን በአብዛኛው ሰዓት በስራ ሰዓቴ ላይ በሰአቱ እገኘኛለሁ።

ላፕቶፕ አለህ? ላፕቶፕ የለኝም። ላፕቶፕ እንደ ሀገራችን ዋጋቸው በጣም ወድነው ጥሩ ወይም። አዲሶቹ ከተባለ ከሃምሳ ሺህ እና ከዛ በላይ ስለሆነ ዋጋቸው ሃምሳ ሺህ እና ከዛ በላይ ለላፕቶፕ ማውጣቱ ያን ያህል አስፈላጊ መስሎ ስላልታየኝ። ለጊዜው ላፕቶፕ የለኝም። አንዳንድ ስራዎችንም የሚሰራቸው በስልኬ እንዲሁም በታብሌት ነውና። ላፕቶፕ የለኝም ማለት ነው

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ ብዙ ስራዎችን በአንድ ጊዜ መስራት እችላለሁ ለምሳሌ ቤት ውስጥ ሊሆን ይችላል ከቤት ውጭ ሊሆን ይችላል ስራ ቦታ ላይ ሊሆን ይችላል። በተመሳሳይ ቦታ ከሰዎች ጋር እየተንቀሳቀስን ሊሆን ይችላል ብዙ ስራዎችን መስራት እንችላለን። ለምሳሌ ከሰዎች ጋር የሆነ ችግር እየፈታን እያለ ሌላ ሰው ከጎናችን መጥቶ ሊያናግረን ይችላል። ስለዚህ በአንድ ጊዜ ብዙ ስራዎችን መስራት እችላለሁ እየጻፍኩኝ ማንበብ እችላለሁኝ እያነበብኩኝ እንዲሁም ሌሎች ተግባራት

ስልክህን ምን ያህል ጊዜ ትሞላለህ? ስልኬን በአንድ ቀን አንድ ጊዜ ነው የምሞላው ማታ ላይ ሞልቼው አድራለሁ ሞልቶ ወይም አጠቃላይ ፉል ብሎ ካደረ በበነጋታው ሙሉ ቀን ስትጠቀምበት ዉላለው ማለት ነው ስለዚህ ስልኬን የምሞለው ከቀን ወይም በሃያ አራት ሰዓት ውስጥ አንድ ጊዜ ብቻ ነው።

የፀሀይ መውጣትን ታያለህ? የፀሀይ መውጣትን አላይም ብዙ ጊዜ ለምርምርም ሆነ ለሌላ አገልግሎት። የፀሀይ መውጣትን ልመለከት ስለማልችል ወይም ስለማልፈልግም ፀሀይ ትውጣ አትውጣም በየት በኩል ወጣች መቼ ወጣች የሚለውን ነገር አላይም። ምክንያቱም ሰአቴንና ስልኬን ብቻ ነው ሁሌም የምጠቀመው።

ልብሶችህ በስርዓት የተቀመጡ ናቸው? በስርዓት የተቀመጡ አደሉም። ሁሌ በማንኛውም ሰዓት የምጠቀማቸው ስለሆነ እንዲሁ ተጠቅሜ መጥቼ ነው። የማስቀምጣቸው ስለዚህ ሁሌ በየጊዜው የተለያየ ወይም በየጊዜው ለየብቻ ስላልሆነ የምለብሳቸው አብዛኛውን ሰዓት በጣም ወሳኝ ጊዜ ስለምለብሳቸው በስርዓት የተቀመጡ ወይም የተሰደሩ አይደሉም።

ከቤትህ ስራ ምን ያህል ይርቃል? ካለሁበት ቤት ስራ ቦታ ድረስ እስከ አስር ኪሎ ሜትር ምናምን አካባቢ ይርቃል። እምጠቀመውም ትራንስፖርት ነው። በሰአት መንገድ ከተዘጋጋ እስከ አንድ ሰዓት ተኩል ሊፈጅ ይችላል መንገድ ካልተዘጋጋ ግን በአንድ ሰዓት ወይም በአርባ ደቂቃ መድረስ ይቻላል። ስለዚህ በአጠቃላይ ርቀቱ ረዘም ይላል። በአቆራራጭ መንገዶችም ስላሉበት ተሎ ለመድረስ ያስቸግራል። ያለሁበት ቤት ከስራ ራቅ የሚለው ለምንድነው? እዛ ስራ ቦታ አካባቢ ያሉ ቤቶች ትንሽ ውድ ስለሆኑ ስለማይመቹ ነው

የክላውድ ማከማቻ ትጠቀማለህ? የክላውድ ማከማቻ ተጠቅሜ አላውቅም። አንደኛ የክላውድ ማከማቻ አጠቃቀሙንም መቼና እንዴት መጠቀም እንዳለ እንዳለብን ስለማላውቅ አጠቃቀሙንም አላውቅም። ተጠቅሜም አላውቅምና። ለወደፊት ግን እስኪ ጓደኞቼን ሰዎችን ጠይቄ እጠቀማለሁ ብዬ አስባለሁ

የትኛውን ወቅት ትወዳለህ? እኔ የምወደው ወቅት ጸደይ ነው። ምክንያቱም ብዙ አበባዎች ብዙ አዎ አፍት ብዙ ሰብሎች ያሉበት ወቅት ስለሆነ ማለት ነው። ማንኛውም ሰው የፈለገው ማግኘት የሚችልበት እንደፈለገ መንቀሳቀስ የሚችልበት ወቅት በመሆኑ ጸደይን እወደዋለሁ።

ምን አይነት ስልክ ትጠቀማለህ? እኔ የምጠቀማቸው ብዙ ጊዜ ሳምሰንግ እና ቴክኖ ናቸው። አሁን ላይ የተጠቀምኩበት ያለሁት ቴክኖ ስፓርክ ፎር ነው። ሳምሰንግ ኤ አስራ አምስትም እጠቀማለሁ እንዲሁም ኑቢያ የዜድቲኢ ካምፓኒ የሆነው ታብሊትንም እጠቀማለሁ። እና የተለያዩ ቀፎዎችን የተለያዩ ሞዴሎችን እጠቀማለሁ ማለት ነው

ፀሀይ ስትጠልቅ መመልከት ትወዳለህ? አልወድም ምክንያቱም ጠለቀች አልጠለቀች የምትጠቅመኝ ነገር ስለሌለ። መቼም አልመለከታትም መቼም ልወዳት አልችልም። ሁሌ ስጠልቅ አያታለሁ ግን አልመለከታትም ማየትና መመልከት ስለሚለያይ ማለት ነው። አያታለው እንጂ ትኩረት ሰጥቼ አላያትም

የትኛውም በዓል ትወዳለህ? እኔ ብዙ ጊዜ የምወደው የጥምቀትን በዓል ምክንያቱም የተለያዩ ብሄር ብሄረሰቦች የተለያዩ አለባበስ ያላቸው የተለያየ አመለካከት ቋንቋ ያላቸው ሰዎች በአንድ ላይ ተገኝተው በዓሉን በድምቀት ስለሚያከብሩ። በሁሉም ከተሞች የተለያየ ድባብ የተለያየ እይታ ማራኪ የሆነ ገጽታ ስላለ እሱ በጣም ደስ ይለኛል።

ድንጋይ ስብስብ ታደርጋለህ? ድንጋይ ስብስብ አላደርግም በአከባቢያችን ድንጋዮች ያን ያህን ለቤት አገልግሎት የሚጠቀምባቸም ወይም የሚያገለግሉ ፋይዳቸው ትንሽ ዝቅ ያለ ስለሆነ ከድንጋይ ይልቅ እንጨቶች ይሰበሰባሉ። ብዙ ጊዜ ከተማ አካባቢ ላይ ድንጋዮች ይሰበሰባሉ ለግንባታና ለሌሎች ደረጃዎችን ለመስራት ስለሚያገለግሉና እኔ አልሰበስብም

ምግብህን ለሌሎች ማካፈል ትወዳለህ? ጥሩ እሺ አብሮ የመብላት አብሮ የመካፈል ፍላጎት ካላችሁ ማካፈል አብሮ መጠቀም እወዳለሁ ስራ ቦታ ላይ ሁልጊዜ ብቻዬን አልጠቀምም ብቻዬን ከሄድኩኝ ሰዎች እስኪመጡ እጠብቃለሁና ያለኝን የነሱንም የኔንም አንድ ላይ ተካፍለን ወይም ተሰባስበን መብላት ደስ ይለኛል

ጥፍርህን ትቆርጣለህ? አዎ። ሲያድ ሲያድግ በማየት በራሱን የቻለ በጥፍር መቁረጫ ወይም በማውሰድ በየጊዜው በየሰአቱ እግሬን ከታጠብኩ በኋላ እቆርጣለሁ። ስለዚህ እንደውም የየቀን የሳምንት ወይም በወር ከአራት ጊዜ ሶስት ጊዜ የማደርገው ተግባር ነው ማለት ነው

በፋሃም ማብሰል ታውቃለህ አይ አላውቅም። እኔ የማውቀው በኤሌክትሪክ ወይም በቡታ ጋዝ ብቻ ነው። ለምን ከተባለ። አንደኛ እነዚህ በፋም እና ሌሎች የማብሰያ መንገዶቹ ትንሽ ስለሚከብዱም ለ ለመጀመርም ስለሚያስቸግሩ በእነሱ መጠቀም አላውቅምም አልወድም

የደንበኛ እርካታን ታሳውቃለህ የደንበኛ እርካታን አሳውቃለው። ብዙ ጊዜ ሰዎች ለሰሯቸው የስራ ውጤታቸው ለ ላበረከቱት አስተዋጽኦ እርካታቸውን አሳውቃለው በክፍያ ሊሆን ይችላል በተግባር ሊሆን ይችላል በምስጋና ሊሆን ይችላል ብቻ እነሱ የሰሩትን እርካታ ለሌሎች

ጥላ ወይስ ፀሀይ ትመርጣለህ? እኔ የምመርጠው ፀሀይ ነው። ምክንያቱም ጥላ ቦታ ላይ በጣም ብርድ አለ የምንፈልገውን ያህል ሙቀት ማግኘት አንችልም። ፀሀይ ቦታ ላይ ግን ፀሀይ እንኳን ቢከብደን ጃንጥላ በመያዝ ለሌላ ጥላ ቦታማ የተወሰነ ራሳችንን በመከለል መከላከል ስለምንችል ለሱ ነው

ታሪክ መንገር ትወዳለህ አዎ ታሪክ መንገር በጣም እወዳለሁ ብዙ ጊዜ ሰዎች ለሌሎች እንዲማሩበት ከአሳልፏቸው ድርጊቶች እንዲቆጠቡ እንዲሁም ለወደፊት ምን አይነት ኑሮ መቀጠል እንዳለባቸው ከፊቱ ወይም ቀድሞ ከነበሩበት ይማሩበት ዘንድ ማካፈል እወዳለሁ። ለምሳሌ እኔ ያሳለፍኳቸው መልካም እና መጥፎ ጉዳዮችን ለሌሎች ባስተምራቸው ከመልካሞቹ ይማሩባቸዋል ከመጥፎቹ ደሞ እንዳያደርጓቸው ይቆጠሩ

የምታውቀው አንድ ምሳሌ ንገረኝ ሃምሳ ሎሚ ለአንድ ሰው ሸክሙ ነው ለሀምሳ ሰው ጌጡ ነው ይህ ማለት ምን ማለት ነው? ብዙ ሰው ቢረባረብ ወይም ችግር ቢመጣ ለብዙ ሰው ከተካፈልነው በጣም ቀላል ነው። ለአንድ ሰው ግን በጣም ከባድ እንደሆነ መከራ እንደሆነ ሸክም እንደሆነ ስለዚህ ምንም ፈተና ቢመጣ ምንም ደስታም ቢመጣ። በጋራና በህብረት ሆኖ አንድን ነገር መወጣት በጣም ጠቃሚና ተመካሪ እንደሆነ ይገልጻል።

ከልጅነቴ የምትዘከረው ነገር አለ? አዎ ከልጅነት ጀምሮ የምትሰጧቸው ወይም የምቀበላቸው ነገሮች አሉ። ብዙ ጊዜ ከባዕል ጋር ከአዲስ አመት ጋር። ወይም ከዘመን መለወጫ ጋር በተያያዘ። ሰዎች እንኳን አደረሰ መልእክት ይልኩልኛል። እንኳን አደረሰ ለማለት ይደውሉልኛል እንዲሁም። አንዳንዴ ደግሞ ከጓደኞቻችን ማስታወሻ እንዲሆን እንቀበላለን። በፎቶ መልኩም ሊሆኑ ይችላል። የምንወዳቸውን ሰዎች ፎቶ በፍሬም አስቀምጦ